ምን አይነት ቦርሳ ትጠቀማለህ? የሚለውን ሀሳብ በሰፊው ለማብራራት እሞክራለሁ ያው ቦርሳ የተለያዩ ነው ቦርሳዎችን እጠቀማለሁ። ዋሌትም ሊሆን ይችላል። በጀርባ የምታዘሉ ቦርሳዎችን እንጠቀም እንችላለን ምንድነው ትላለቅ ተጎታች ቦርሳዎችን እጠቀማለሁኝ ማለት ነው። እና ምንድነው? ያው ቦርሳን እንዳነሳነው የተለያየ አይነት ጥቅምና እናገልግሎት አላቸው። አንዳንድ ቦርሳዎች ያው ለብሰና ለማጓጓዝ አንዳንዶች ላፕቶፕ ለመያዝ አንዳንዶች ወደ ዩኒቨርሲቲ ስንገባ ወደ ኮሌጅ ስንሄድ ቤት ሀገር ለቀን ስንሄድ ከፍተኛ የሆነ ልብስ ከተንባቸው የምንሄዳቸው አሉና እነኚህን እንደ አጠቃላይ እንትን ነው እንደዛ በማድረግ ነው ከቦታ ቦታ የምንጓጓዝባቸው ማለት ነው። እና እነኚህ አጠቃላይ ቦርሳ ብዙ ነገሮችን የምንይዝበት ነገር ነው። የኪስ ቦርሳ ለምሳሌ ትንሿ ቦርሳ አለኝ እሷን ለምሳሌ በደንብ በሚገባ እጠቀማለሁ ውስጧ መታወቂያ ላደርግ እችላለሁ ናሽናል አይዲ የሚባለውን ላደርግ እችላለሁ ብሄራዊ መታወቂያ የምንለውም ማለት ነው። እንደውም ደግሞ ኤቲኤም ማሽን ኤቲኤም እንትኖቹን ካርዶቹን ተጠቅመችባቸዋለሁ። መታወቂያ አንዳንድ መታወቂያዎችን ይዛለሁ የመስሪያ ቤት መታወቂያ እይዝበታለሁ ገንዘብ እይዝበታለሁ አንዳንድ የሚያስፈልጉኝ ናቸው ብዬ የማስባቸውን ፎቶዎች ይዝበታለሁ እነኛ ነገሮች በሚገባ ይዤ አስቀምጥበታለሁ ማለት ነው። ይሄ የዋሌት ቦርሳ የምንለውን እንዲሁም ደግሞ ከፍ ያለ ቦርሳ አለኝ እጠቀማለሁኝ እሱ ደግሞ ላፕቶፕ እይዝበታለሁ አነስ አነስ ያሉ ዶክመንቶችን በሚገባ ይዝበታል እነኛ ዶክመንቶች ለኔ አስፈላጊ የሆኑ የስራ ዶክመንቶች እነሱን ደክመንቶች በአግባቡ እይዝበታለሁ። እንዲሁም ደግሞ ላፕቶፔን በሚገባ ከአደጋ ከግጭት ከመሰበር አደጋ ለመከላከል በሚገባ ቁጭ አድርጌ ይዘዋለሁ ማለት ነው። ምንም እንዳይጎዳብኝ በጥንቃቄ ይዘዋለሁ ምክንያቱም ውድ ነው ዛሬ ነገሮች ውድ ስለሆኑ ላውቀው በሚገባ ይዛለሁ ወይም ደግሞ ሽቶ ሊይዝበት እችላለሁ። ከፍ ያለውን ቦርሳዬን ጥርስ ብሩሽ ሲግናል ሊይዝበት እችላለሁ ያው የግል ንጽህናችንን በየቀኑ መጠበቅ ስላለብን ብሩሽ ሊይዝ እችላለሁ እነኚህ ነገሮችን በአግባቡ በየቦታቸው አድርጌ እይዛለሁ ማለት ነው። ያው እነኚህ ነገሮች አስፈላጊ ናቸው እና በተጨማሪ አንዳንዴ ያው ተቀያሪ ልብሶች አንድ ሁለት ሶስት ልብሶች በትንሿ ቦርሳ ልይዝ እችላለሁ እሷን እጠቀማለሁ ማለት ነው። እና ወደ አንዳንዶች ደግሞ ወደ ካምፓስ በሚሄዱበት ሁኔታ ጥልቁን የሚጎተተውን ቦርሳ የሚጠቀሙበት ሁኔታ አለ። እግር ጎማ ያለውን እሱ በከፍተኛ ሁኔታ እየጎተቱ የሚሄዱበት እና እሱንም የሚጠቀሙበት ሁኔታ አለ እሱም ደግሞ አሪፍ ነው። ከቦታ ቦታ ለመንቀሳቀስ በቀላሉ ይዘን ለመሄድ አመቺና ትንሽ ብዙ ልብሶችን ለመጠቀም ወይም ደግሞ ብዙ ልብሶችን ለመያዝ የምንጠቀምበት ቢኖር ቦርሳ ቢኖር እሱ ትልቁ ቦርሳ ነው ማለት ነው። ይሄን ቦርሳ በአግባቡ ይዘዋለሁ እጠቀምበታለሁ። ያው ከሞላ ጎደል እንደዛ ነው እንዲሁም ደግሞ ከፍ ያለ መሃል ላይ ደግሞ ከሚጎተተው አነስ ያለ ቦርሳ አለኝ እሱን እጠቀማለሁ ልብሶች በዛ ያሉ ልብሶች በሚይዝበት ጊዜ ወደተለያዩ ስራ ቦታ ወይ ደግሞ የስልጠና ቦታዎች ላይ የሚሄድበት ሁኔታ ከፍ ያለ ቦርሳ እጠቀማለሁ። ምክንያቱም አነስ ያለ ቦርሳ አይችልም ትልቅም በጣም ትልቅም ደግሞ ሳይሆን መካከለኛ የሆነ ቦርሳ መጠቀም እጠቀማለሁኝ ያንን በመጠቀም ተቀን ተግባሬ ላይ ወይ ደግሞ በህይወቴ ላይ የተሻሉ ነገሮችን ለምሳሌ አንድ ቀን የለበስነው ልብስ ሁለተኛ ሶስተኛ አራተኛ ቀን ቢለበስ ከዛ በኋላ ላይለበስ ይችላል። ያድፋል ይቆሻል እና አንዳንድ ነገሮች ስለሚኖሩ ይሄንን ነገር ለመቆጣጠር ወይም ደግሞ ለመከላከል የግድ ያስፈልገናል ማለት ነው። ቦርሳ በደንብ መጠቀም ያስፈልጋል የሚለውን ነገር በሰፊው ማንሳት እፈልጋለሁ። አንዳንዴ ደግሞ ትልቅ ቦርሳዎች አሉ ከአቅም በላይ የሚሆኑ ለሸክም የሚያስቸግሩና እነሱ ወርሳዎች ለጊዜው እየተጠቀምኩ አይደለም ግን እነሱ ብዙ ነገሮች አላቸው ለምሳሌ ከውጭ ሀገር የሚመጡ ሴቶች ወደ ውጭ ሀገር የሚሄዱ ኢትዮጵያውያን ሊሆኑ ይችላሉ። ውስጥ ብዙ እቃዎችን ያደርጉበትና ከቦታ ቦታ ያንቀሳቅሱበታል ማለት ነው። የተለያዩ የግል የሆኑ ንብረቶቻቸውን እዛ ውስጥ በአንድ ላይ በማከማቸት ከቦታ ቦታ ይዘውበት የሚንቀሳቀሱበት ሁኔታ አለ። እና በአጠቃላይ ቦርሳ ያው በጣም ጠቃሚ ነገር ነው ልብስ ለመያዝ ሊሆን ይችላል እቃ ለመያዝ ሊሆን ይችላል። አንዳንድ የሚሰበሩ እቃዎች ለብቻ ለይተን ለመያዝ ሊሆን ይችላል እንዲሁም ደግሞ አንዳንድ የተለያዩ የስራ ዶክመንቶች ሊሆን ይችላል ሲቪ ሊሆን ይችላል። በጣም ብዙ ነገሮችን በውስጡ አጠቃለን መያዝ እንችላለን። ይሄ ነገር ደግሞ በጣም አሪፍ ጥቅሙ ነው ማለት እንችላለን። ምክንያቱም ቦርሳ ባይኖር ምናልባት በምን እንይዛለን ብለን ስናስብ ትንሽ ጥያቄ ውስጥ ነው የምገባው እና ብዙ አይነት ቦርሳዎችን እንደ ግለሰብ እጠቀማለሁ። ያው አቅሜ በፈቀደ ልክ እነኚህ ነገሮች ከትንሽ እስከ ትልቅ ቦርሳ እጠቀማለሁ ማለት ነው። እና እነኚህን ነገሮች ማንሳት እፈልጋለሁ ያው በዚህ ሰዓት በጣም አስፈላጊ ናቸው

ጭንቀት ሲሰማህ ምን ታደርጋለህ? የሚለውን ነገር፣ በሰፊው ለማብራራት እሞክራለሁ ያው ጭንቀት ሲሰማኝ ብዙ ነገሮችን አደርጋለሁ፤ ያው እነኚህ የማደርጋቸው ነገሮች እኔን ከጭንቀት ነፃ ያወጡኛል ብዬ የማስባቸው ነገሮች ይኖራሉ። እነኚህን ነገሮች ደግሞ የማደርገው በተለያየ ሁኔታ በተለያየ አይነት አጋጣሚ ነው እነኚህን ከጭንቀት ለመውጣት የማደርገው ማለት ነው እና፣ ምንድነው ጭንቀት በሚሰማኝ ጊዜ ራሴን ዘና ለማድረግ እሞክራለሁ፣ ራሴን ለማዳመጥ እሞክራለሁ፣ ምንድነው ያስጨነቀኝ ያለው ነገር ብዬ አስባለሁ፤ ከዛ ከዚህ ጋር ጭንቀት ለመውጣት ያለሁበት ሁኔታ በደንብ እገመግማለሁ በደንብ አጤናለሁ በደንብ አስባለሁ በደንብ ነገሮችን ለመረዳት እሞክራለሁ። ምክንያቱም ነገሮች እኛ እንዳሰብነው ላይሄዱ ይችላሉ። ብዙ ጊዜም እንደዛ ናቸው ህይወት በራሷ መንገድ ነው የምትመራን፤ በራሷ አካሄድ ነው የምትሄደው እና፣ ስለዚህ የግድ ነገሮችን ቀስ ብለን ማዳመጥ ማስተዋል ማሰብ በጥበብ ነገሮችን መረዳት ይሄ ግድ ይለናል የሚለውን ነገር አጽኖት መስጠት እፈልጋለሁ። አለበለዚያ ነገሮች እኛ ካሰብነው ውጪ ሄደው ነው ጭንቀት የፈጠሩብን ብዙ ጊዜ፣ ባላሳካናቸው እንዲሁም ባጣናቸው ነገሮች ላይ ነው ጭንቀት የሚሰማን፤ ይህን ጭንቀት ሲሰማን ግን እኔ አሁን እንደኔ የማደርገው ነገር ምንድነው ወደ ሃይማኖታዊ ቦታዎች እሄዳለሁ። ወደ ቤተክርስቲያን ሊሆን ይችላል በተቻለኝ አቅም ከፈጣሪ ጋር ለመግባባት ለመረዳት ፈጣሪ ጋር ለመነጋገር ምክንያቱም ይሄ ጭንቀት የተፈጠረው ከእኔ አቅም በላይ በሆኑ ችግሮች ምክንያት ስለሆነ፣ እኔ አቅም በምችለው ልክ እሞክራለሁ፤ ከዛ በዘለለ ግለ ለፈጣሪ እሰጣለሁ። ጭንቀት የሚመጣው ብዙ ጊዜ ከሆኑ ነገሮች አለመሳካት ጋር ተያይዞ ስለሚሆን፣ ያንን ነገር ለፈጣሪ ነው አሳልፌ የምሰጠው፤ ምክንያቱም ፈጣሪ ከእኔ በላይ ብዙ ነገሮችን ወደ እሱ ነው ሀሳቤን የምጥለው እና፣ ስለዚህ ጭንቀት በጣም በሚሰማኝ ጊዜ በተቻለኝ አቅም ወደ ሃይማኖታዊ ቦታዎች እሄዳለሁ። ወደ እምነት ቦታዎች እሄዳለሁ፣ ራሴን የማገኝበት ቦታ ላይ እሄዳለሁ፣ ተረጋግቼ የማስብበት ቦታዎች ናቸውና እነኚህ የሃይማኖት ቦታዎች እነኚህ ቦታዎች ላይ ሄጄ እፀልያለሁ። ፈጣሪ ይሄ ነገር እንዴት ነው እያልኩ ከፈጣሪ ጋር ለመግባባት እሞክራለሁ ፈጣሪም ደግሞ ጥሎ አይጥለኝም እና ያው ከሁሉም በላይ አንድ አምላካችን አለ ለሁላችንም ያለ የተፈጠረ ስለዚህ እሱ እሱ ጋር ከፈጣሪ ጋር መግባባቱ ወደ ሃይማኖት ተቋማት መሄዱ በጣም ጭንቀቴን ፋታ ይሰጠኛል፣ ያረጋጋኛል እረፍት ይሰጠኛል፣ ለአእምሮዬ ለህሊናዬ ለነፍሴ ፋታ ይሰጣታል እና፣ በጣም እንዲህ አይነት ነገሮች በሚገጥሙኝ ጊዜ በተቻለኝ አቅም እረፍት በማድረግ ወደ ፈጣሪ ወደ ቤተክርስቲያን በመሄድ ራሴን ዘና ለማድረግ እሞክራለሁ ጭንቀቴን ለመቀነስ እሞክራለሁ ሀሳቤን፣ ለመቀነስ ወደ ፈጣሪ ለማጋራት ያለውን ነገር የሆንኩ ያለሁበትን ሁኔታ በፀሎት እንትን እላለሁ ማለት ነው እና፣ እንደ ቀጣይ ደግሞ የማነሳው ነገር ምንድነው ማታ ላይ ወክ እያደረኩኝ ቀዝቃዛ አየር እየሳብኩኝ በጣም ተረጋግቼ ተመስጬ የማስብበት ሁኔታ አለ እና እንደዚህ ጸጥ ያለ ቦታ ላይ በመሄድ ሊሆን ይችላል እንደዚህ እየተንቀሳቀስኩ ሊሆን ይችላል በጣም በተረጋጋ ሁኔታ ራሴን አዳምጣለሁ በሚገባ ሰከን ብዬ ነገሮችን አዳምጣለ፤ ምንድነው እየተካሄደ ያለው በኔ ህይወት ውስጥ ምን እየሆነ ነው። ምንድነው ያስጨነቀኝ ነገር እንዴት ልፍታው የሚለውን ነገር በተቻለኝ አቅም ያው ሰዎች ነን መቼም ብዙ ነገሮች በህይወታችን ይፈጠራሉ፣ ብዙ ነገሮች ያስጨንቁናል፣ ብዙ ነገሮች ያስቸግሩናል፣ ብዙ ነገሮች ይፈትኑናል እነኚህን ነገሮች በሙሉ ለማለፍ ጭንቀቶቻችንን ለመቆጣጠር የግድ ጭንቀት ይኖራል አንዳንዴ ተፈጥሮም ነው የተፈጥሮ ህግ ነው ልናቆመው እና ልንመከተው የምንችለው ነገር አይደለም እና ይሄን ጭንቀት ለመቋቋም ደግሞ የግድ ቆም ብለን ማሰብ በሀሳባችን ማውጣት ማውረድ እና በተቻለ አቅም መፍትሄውን እና አቅጣጫውን ማስቀመጥ የግድ ይለናል ማለት ነው። እና እነኚህን ነገሮች ለማድረግ እሞክራለሁ ብዙ ጊዜ እነኚህን ነገሮች አድርጌ ተረጋግቼ ነው ጭንቀቴን የምቀንሰው ማለት ነው እና አንዳንዴ እንደውም በጣም ደግሞ ብዙ ጊዜ እኔ ጭንቀት ሲሰማኝ እንቅልፍ እንትን አይለኝም ግን፣ አንዳንዴ ምን አደርጋለሁ ለማረፍ እሞክራለሁ። በቃ አእምሮዬን ትንሽ ናፕ እንቅልፍ አድርጌ ትንሽ ጋደም ብዬ ትንሽ እንቅልፍ ወስዶኝ በምነቃ ሰዓት ነገሮችን ሁሉ ትንሽ ሰከን ብዬ ማየት እችላለሁ እና ደግሞ የነበረብኝን ጭንቀት፣ የነበረብኝን ሀሳብ፣ የነበረብኝን ውጣ ውረድ፣ የነበረብኝን ብዙ የሀሳብ ውጣ ውረዶች እና ጭንቀቶች እቀንሳቸዋለሁ ማለት ነው በዛ ሰዓት ላይ እና ለዛ ብዬ እንትን አደርጋለሁ ብዙ ጊዜ እረፍት ማድረግም ይመቸኛል እና ሶስቱ ነገሮች አሁን ያነሳኋቸው ሃይማኖት ቦታ መሄድ ወክ እያደረጉ ቅዝቃዜ እየወሰዱ ራስን ማውጣት ማውረድ ሀሳቤን እንዲሁም ደግሞ ነገሮችን መረዳት የምችልበትን ነገር በማሰብ ከጭንቀት በሚሰማኝ ጊዜ ነፃ ለመሆን እሞክራለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነ።

ቀጣይ ርዕስ የሚሆነው ወደ ስራ በሰአቱ ትደርሳለህ? የሚለው ሪዕስ ነው የሚሆነው። ወደ ስራ በሰአቱ እደርሳለሁኝ ብዙ ጊዜ አርፋጅ አይደለሁኝም በተቻለኝ አቅም። ስራዬን ለመስራት በአግባቡ ሰዓቴ ነው የምደርሰውና በሰአቱ እደርሳለው ብዬ ነው የማስበው ብዙ ጊዜ። ሰዓታችን አክበረን ስራ ላይ መገኘት አለብን ብዬ አስባለሁ። ምክንያቱም የግድ ስራ እንጀራ እስከሆነ ድረስ ሰዓታችን አክብረን በሰአቱ ተገኝተን በሰአቱ የምንሰራውን ስራ መስራት አለብን የሚለውን ነገር ስለማስቀድም። ስራዬን በአግባቡ ነው የምሰራው የተቻለኝ አቅም ማድረግ ያለብኝን ነገሮች በአቀድኩት መሰረት ለመሄድ ነው የምሞክረው የምሰራው ማለት ነው። እና ብዙ ጊዜ የስራዬን ባአግባቡ ነው የሚሰራው ብዬ ነው የማስበው። በሰአትም እደርሳለሁ ብዙ ጊዜ አርፋጃ አይደለሁኝም። ያው በተለይ አይነት ሁኔታ በሰአቱ የማነርስባቸው ሁኔታዎች ሊኖሩ ይችላሉ መቶ ፐርሰንት እንደዚህ አላረፍድም ወይ በጣም ሰአቴን ጠብቄ ስራ እገባለሁ ምን አይነት ሰው ባለው አይደለሁኝም። ግን ምንድነው ወደ ስራ በምገባበት ጊዜ ምንድነው የማደርገው በተቻለ ቀደም ብዬ ለመሄድ እሞክራለሁ። ብዙ ነገሮችን ቀደም ብዬ አንድ ነገር ለማለፍ እሞክራለሁ ያንን ነገር ለማስተካከል እሞክራለሁ። እና ስለዚህ በሰአት የምንደርስባቸው ሁኔታዎች ይኖራሉ። አንዳንዴ ደግሞ የተለያዩፀችግር ይገጥመናል የትራንስፖርት ችግር፤ ሊሆን ይችላል ሰዓት በጊዜ ባለመነሳት ወደ የምንፈልገው ቦታ ላይ ለመሄድ በጊዜ ባለመነሳት የሚረፍድብን ሁኔታዎች ይፈጠራሉ። የተለያዩ ደግሞ በአቅማችን ከአቅማችን በላይ በሆኑ ችግሮች ምክንያት ወደ ስራ የማንገባበት ሁኔታም ይፈጠራል እና በጣም ብዙ ነገሮችን ማንሳት እንችላለን አጠቃላይ ማለት ነው። እና እነኚህ ነገሮች በሰአቱ ወደ ስራ እንዳንገባ እንደ ችግር የምናነሳቸው ነገሮች ናቸው። ስለዚህ ወደ ስራ በሰአቱ የሚደርስበት ሁኔታ ይኖራል የማልደርስባቸው ሙያዎች ሊፈጠሩም ይችላሉ የሚለውን ነገር ማሳተፍ እፈልጋለሁ። ግን ብዙ ጊዜ ሰዓት ሁለት ሰዓት ሶስት ሰዓት ነው ወደ ስራ የምገባው ካልኩኝ ወይ ደግሞ የምገባበት ሰዓት ያሳብ ከሆነ በሰአቱ ለመድረስ እሞክራለሁ። በሰአቱም ብዙ ሁኔታዎች አሉ በሰአቱም እደርሳለሁ ብዬ አስባለሁ። እና እነኝህ ነገሮች በጣም እንትን ናቸው አስቸጋሪም ናቸው አንዳንዴ ደግሞ ብዙ ሰው ደግሞ አርፋጅ እንደመሆኑ መጠን በሰአቱ እደርሳለሁ ብሊ መቶ ፐርሰንት እርግጠኛ መሆን አይቻልም በተለያየ ኪየት ምክንያት የምናረፍድባቸው ሁኔታዎች ይኖራሉ። አንዳንደርስበት ሁኔታም ደግሞ ይፈጠራል ማለት ነው። እና አብዛኛው ጊዜ በተቻለን አቅም ወደ ስራ ቦታ በሰአቱ እደርሳለሁኝ ብዬ ነው የማስበው። እንደዛውም ደግሞ የማልደርስባቸውም ምክንያቶች ቅድም ዘርዘር አድርጌ አስቀምጫቸዋለሁ። ግን ብዙ ጊዜ ሰአቴን አክብሬ በተለይ በስራ ምንም አይነት ቀልድ አለ ብዬ አላስብም በሰአት አክብሬ ነው በዛ ሰዓት የምገኘው። ያው በተቻለን አቅም አብዛኛው ሰው በዛ መንገድ ነው የምሄደው ብዬ ነው የማስበው። ያው በተለያየ ችግር ምክንያት ሰዓት ሊያልፍ ይችላል፤ የስራ ሰዓት ሊጓተት ይችላል፤ የስራ ሰዓት ቅል ሊቀጥ ቀጥተን፤ ልናልፍ እንችላለን። እና ግን ምንድነው ዋናው ነገር ያንን ነገር ተቋቁመን ያንን ነገር ማለፍ መቻላችን። ነው ያን ነገር ደግሞ አልፈን ያው ወደ ስራ መግባታችን በጣም አሪፍ ነገር ነው የሚለውን ነገር እንጀራ ስቆመደስ ደግሞ እንጀራ ቅድስት አይሰራም ይበላል ሰርተን ነው የምንበላው። ስለዚህ ነገር ለማድረግ ደግሞ የግድ መስራት አለብን ያን ነገር ሰርተን ነው የምናልፈው። እና ያው ወደ ስራ በሰአቱ እደርሳለሁኝ በተቻለኝ አቅም እነኛን ነገሮች ነው አቻችዬ ለመሄድ የምሞክረው ማለት ነው። እና ያው ግድ ስራ በስራ ሰዓት እደርሳለሁኝ የማልደርስበትም ሁኔታ ቅድም ያነሳኋቸው በተለያየ ማህበራዊ ሊሆን ይችላል። ትራንስፖርት ችግር ሊሆን ይችላል፤ ወይም ደግሞ በተለይ አይነት ችግሮች፤ በሰአቱ ላልደርስ እችላለሁኝ። ግን በተቻለኝ አቅም ሰአቴን ጠብቄ መስራት ያለብኝን ነገሮች፤ ማድረግ ያለብኝን ነገሮች፤ መዘጋጀት ያለብኝን ነገር፤ ብቻ አዘጋጅቼ ወደ ስራዬ የሚገባበት ሰፊ ሁኔታ እና አጋጣሚ አለ ማለት ነው። እና እንደ አጠቃላይ በጣም በስራዬ ምቀልድ አይነት ሳው አይደለሁኝም በደንብ ሰአቴን አክብሬ የምሰራው ስራዬን መስራት ያለብኝንም ማድረግ ያለብኝንም በሚገባ ነው የማደርገው። እነኚህ ነገሮች ትኩረት መስጠት ሰርቼ ነው የምሰራው የግድ ስራ አስከ ሆነ ድረስ በጊዜ ተገኝቼ ማድረግ ያለብኝ፤ መስራት ያለብኝን፤ ነገሮች መስራት አለብኝ። ስለዚህ እንደዛ ነው የሚለውን ነገር ማንሳት እፈልጋለሁ። በእንዳጠቃላይ ወደ ስራ ሰዓት በሰአቱ የምደርስበት ጊዜ ይበዛል። በንዳንድ ችግሮች ምክንያት በሰአቱ ላልደርስ እችላለሁ። ግን አብዛኛው ጊዜ ወደ ስራዬ በሰአቱ እደርሳለሁ የሚለውን ነገር እንደ ማጠቃለያ መውሰድ የተሻለ ነው። አብዛኛውም ሰው በዛ መንገድ ይራመዳል የሚለውን የሚለው ነገር ይሰማኛል። እና ያው ሰዎች ነን ብዙ ተግዳሮቶች ይኖራሉ እነኝን ተግዳሮቶች አልፈን ደግሞ በስራ ሰዓት መገኘት አለብን።

አሁን ደግሞ በአዲስ ርዕስ መጥተናል። ጥራት ያለው ስራ ማቅረብ ትችላለህ የሚል ድረስ ነው እና ምንድነው ያው የሰው ልጅ ፍጹም አይደለም ግን የቻልኩት አቅም ጥራት ያለው ነገር ለማቅረብ እንቀሳቀሳለሁ። ደፋ ቀና እላለሁ። ስራዬን በአግባቡ እሰራለሁ። መውጣት መውረድ ያለብኝን ነገሮች ወጥቼ ወድጄ እሰራለሁኝ እና ያው ከሰው ልጅ ስተት ወይም ደግሞ ከሰው ልጅ ብቃ ብቁ መቶ ፐርሰንት ብቁ ነው ማለት አንችልም። ግን አጠቃላይ ጥራት ያለው ስራ ማቅረብ እችላለሁኝ። የምችለውን በሙያዬም የምችለውን ስራዎችን መስራት እችላለሁ፤ ማድረግ ያለብኝን ነገሮች እያንዳንዳቸው ነገር አደርጋለሁ። መስራት ያለብኝንም ስራ እሰራለሁኝ ያው እነኚህ ነገሮች ደግሞ የግድ መስራት ያለብኝን ስራ በጥራት መሰራት አለበት ብዬ የማምን አይነት ሰው ነኝ። ያው በጥራት ስንሰራ ነገሮች ወደ እኛ የመምጣታቸው ሁኔታ ይጨምራል። እኛም እኒህን ነገሮች የምንሰጠው ምላሽ እየጨመረ ነው የምሄደው። ማድረግ ያለብን ነገር በሰፊው እናደርጋለን። መስራት ያለብን ነገር እንሰራለን። ማስተካከል ያለብን ነገሮችን እናስተካክላለን። በአጠቃላይ ጥራት ያለው ስራ አቀርባለሁኝ እንደ አጠቃላይ ማለት ነው ብየ አስባለሁ። በተቻለኝ አቅም ስራዎቼን ምንድነው ጥራታቸውን የጠበቁ ጊዜያቸውን ያዋጁ መስራት ያለብኝ እኚህን ስራዎች ደግሞ በአግባቡ መስራት ያለብኝን ያህል እሰራለሁ። መስራት ያለብኝን ነገሮች ማሳካት ያለብኝን ነገሮች በጥናት ለመስራት እሞክራለሁ። አንዳንዴ ያው ጋፕ ክፍተት ይኖራል። ሙሉ በሙሉ እንደዚህ ነኝ እንደዚህ ነኝ ብሎ ማውራት ያው ራስንም ከመኮፈስ አይነት ነገር ሊመስል ይችላል ምክንያቱም ሁሉ ነገር ላይ ሁሉ የምሰራው ስራ ላይም ቢሆን ሁሉም ነገር በቃ! መቶ ፐርሰንት ትክክል ነኝ ወይም መቶ ፐርሰንት በደንብ እሰራለሁ ብለን እርግጠኛ መሆን አንችልም። በተለያየ አይነት ችግር ምክንያት ማለት ነው እና እንደዚህ ስለሆነ በዚህ ኬዝ ምክንያት እርግጠኛ መቶ ፐርሰንት ነን ማለት አልችልም ግን የምሰራውን ስራ መስራት ያለብኝን ስራ በጥራት በብቃት በእውቀት በችሎታ ባለኝ አቅም ባለኝ ችሎታና እውቀት እና ልምድ አሪፍ ሁኔታ ለመስራት ራሴን ዝግጁ አድርጌ ነው የምቀሳቀሰው። እሰራለሁ በብቃት ለመስራት ራሴን በማዘጋጀት ያሉብኝን ክፍተቶች ደግሞ ቀስ በቀስ በሂደት እየሞላሁ እያስተካከልኩ ያሉብኝን ክፍተቶች እያረምኩኝ እያስተካከልኩኝ ድክመቶችም ደግሞ በመስራት ድክመቶቼ ላይ በመስራት ጥንካ ጠንካራ ጎኖቼን በማበርታት ድክመት ያለብኝ ብዬ የማስበው ቦታ ላይ ደግሞ በተደጋጋሚ ያንን ነገር በመስራት በተደጋጋሚ ያንን ነገር ወደ ተግባር ተግባራዊ የሆነ ተጨባጭ ለውጥ ማንጣት የምፈልግበት ቦታ ላይ ደግሞ ትኩረት ሰጥቼ በመስራት ቀን በቀን ያን ነገር በመጋፈጥ እዛ ነገር ላይ ያለብኝን ክፍተት እሞላለሁ ማለት ነው እና ያ ክፍተት ስሞላ ደግሞ ጥርት ያለ የተሟላ ነገር መስራት ስለሚችል እያንዳንዳቸው ያው ሰው ድክመቶች ይኖሩብናል። ድክመቶቻችን ላይ ግን ይሄንን ድክመቴ ድክመቴን ካወቅኩኝ እዛ ነገር ላይ በሰፊው ከሰራሁት ጥራት ያለው ስራ ማልሰራበት ምንም አይነት ምክንያት አይኖርምና በተቻለ አቅም ድክመቶቻችንን በማወቅ ድክመቶችንን በማስተካከል ጠንካራ ጎኖችንን በማጉልበት ጠንካራ ጎኖቹን ላይ በሰፊው በመስራት ድክመቶቼን በማረም የማልችላቸውን ወይም ደግሞ ከእኔ አቅም በላይ የሆኑ ነገሮችን ግን በእኔ ድርሻ ላይ ያሉ ነገሮችን በጥልቀት በመመርመር እነኛ ነገሮች ላይ ትኩረት በመስጠት እነኛ ነገሮች ላይ በመስራት የተሻሉ ነገሮችን ለመስራት ቀን ከሌሊት ደፋ ቀና የምንልባቸው ሁኔታዎች አሉ ማለት ነው እና በተቻለኝ አቅም ነገሮችን ለማስተካከል እና ለማረም ነገሮችን ለመፍታት ይሄ የሚሄድባቸው ርቀቶች በጣም ረጅም ናቸው። ቀን በቀንም ነገሮችን ለማለፍ የሚሄድበት መንገድ ሰፊ ነው የሚለውን ነገር ማንሳት እፈልጋለሁ። እኔም ደግሞ ማስተካከል እና ማረም ያሉብኝን ነገሮች በሚገባ አርሜ እሄዳለሁ ማለት ነው እና እንደ አጠቃላይ ያው ማስተካከል ያሉብኝን ነገሮች እያረምኩኝ ጥራት ያለው ስራ በሙያዬም ይሁን በራሴ በግል ስራዬ ላይ ጥራት ያለው ስራ ለመስራት ራሴን በማዘጋጀት፣ ቀን ተቀን ተግባሬን በመገምገም፣ የውድቀት ደካማ የሆንኩባቸው ነገሮች በማረም፣ ያው የሰው ልጅ ውድቀት ይኖራል። ድክመት ይኖርበታል በፍጹም እንዳለመሆኑ መጠን ፍጹምነትን ለማንጣት ቀን በቀን እየታተርኩኝ ጥራት ያለው ስራ ለደንበኞች ለማቅረብ እሞክራለሁ ማለት ነው።

እሺ እበቤትህ ልዩ ሆነህ መቀመጫ አለህ የሚል ነገር ተነስቷል። ቀጣይ ርዕሴ እዚህ ላይ ትኩረት ያደርጋል እና በቤት ውስጥ ልዩ የሆነ መቀመጫ። የለኝም እውነቱን ነው የምንነጋገረው እና ምንድነው ያው የትኛውም ቦታ ልቀመጥ እችላለሁኝ። ለኔ የተመቸኝ ቦታ ከሆነ ወይ እኔ የማይረብሸኝ ለኔ ምቾት የሚሰጠኝ ቦታ ላይ። በሚገባ ነው መጠቀምጬ የምሰራው ነገር ግን እዚህ ቦታ ብቻ ካልተቀመጡ ደግሞ እዚህ ጋር ብቻ ነው የምቀመጠው በቤት ውስጥ የምቀመጠው እዚህ ጋር ብቻ ነው ብለን ይህ ልዩ የሆነ ቦታ አላስቀምጥም ምክንያቱም ተንቀሳቃሽ ነኝ። እና ደግሞ እንደዛ ጋር ልቀመጥ እችላለሁ እንዴ እዛ ጋር እንዴ እዛ ጋር ልቀመጥ ስለሚችል ልዩ የሆነ ቦታ ተቀምጬ ወይ ማነበው ማጠናው። ወይ ደግሞ ስራዬን የምሰራበት ቦታ ልጁ ነው ብዬ የማስበው ቦታ ለጊዜው የለኝም ግን ቢኖር መልካም ነው የሚለው ነገር ማሳት እፈልጋለሁ። በተለይ የሆነ ቋሚ የሚኖሩ ሰዓት እዛ ቦታ ላይ ቁጭ ብለን ልዩ ሆነ በተለይ የምንቀመጥ ቦታ ቢኖር መልካም ነው። ግን ያው ይሄ የግል ጉዳይ ስለሆነ እኔ እዛ ቦታ ላይ ብቻ ቁጭ ብዬ እንትን የምልበት ሁኔታ የለም። ልዩ የሆነ ቦታ መቅመጫ የለኝም ለማንኛውም ሰው የተለያዩ ቦታዎች ላይ ተቀምጬ የተለያዩ ቤት ውስጥም ይሁኑ ውጪም። በቤት ውስጥ ልዩ የሆነ ቦታ የለኝም ግን ማንኛውም ቦታ ላይ ተቀምጬ ማድረግ ያለብኝን መስራት ያለብኝን ማከናወን ያለብኝን የእለት ተእለት ተግባሬን ደግሞ መስራት ያለብኝ ማጥናት ካለብኝ። ወንበር ላይ ሊሆን ይችላል ተኝቼም ሊሆን ይችላል። ገደብ ብዬ ሊሆን ይችላል ቁጭ ብዬም በነገር ላይ ቁጭ ብዬ ደገስ ብዬም ማንበብ እችላለሁኝ እንጂ በልዩ ሁኔታ እዛ ጋር ካልተቀመጥኩ። ብዬ የማነሳበት ነገር የለም እና ምናልባት ልዩ ሁኔታ ከቤት ውጪ መቀመጥባቸው ትምህርት ቤት ምናምን ዩኒቨርሲቲ ሊኖር ይችላል ግን በቤት ውስጥ ስለሆነ ጥያቄው በቤት ውስጥ ግን ልዩ የሆነ መቀመጫ ቦታ የለኝም። ያ ሁኔታ ለማመቻቸት የማይፈልጉ ነገሮችን ይኖራሉ ያው በተመቸን ቦታ እንደ ሀገራችን እንዴት እኛም በሩጫ ስለሆነ ኑሮ ነው የምኖረው። ልዩ የሆነ ቦታ እዚህ ጋር ነው የምቀመጥነው እዚህ ጋር ነው እንደዚህ የማደርገው እንደዚህ ነው የምሆነው ምናምን ብዬ በእርግጠኝነቱም ደግሞ በተነሳሽነት እንደዚህ ነው ብዬ መወሰን አልችልም ማለት ነው። በእርግጠኝነት እንደዚህ እንደዚህ ነው ብዬ ማሰብ ያን ነገር ማለት አልችልም በደም ደም አልችልም። እና በአጠቃላይ ግን በተለያዩ የሰው ቦታ ሊቀመጥ ይችላል ቤት ውስጥ ሆኖ ላይ ሊቀመጥ ይችላል ሶፋ ላይ ሊቀመጥ ይችላል አንዳንድ ሰው ሶፋ ላይ መቀመጥ ልዩ የሆነ ቦታ ላይ ሊያስብ ይችላል። አንዳንዶች ደግሞ የሆነ ቦታ ላይ ቁጭ ብሎ ያነባሉ ኦንላይን ስራ ሊሰሩ ይችላሉ ኮምፒውተር ሊጎረጉሩ ይችላሉ። ሊያነቡ ይችላሉ የተለያዩ እለት አእምሮአቸው ሊያሳድጉ የሚችሉ መጽሐፎች ልቦና ሊሆን ይችላል የኢኮኖሚ መጽሐፍ ሊሆን ይችላል ትራንስፖርት የትራንስፖርት ላይ ያሉ የገቢ መኪኖችን ሊያነቡ ይችላሉ። ይሄው ደግሞ ተለያይ አይነት ተፈጥሮአዊ ታሪካዊ የሆኑ ቦታዎችን ሊያነቡ ይችላሉ ታሪክ ያለፉ ታሪክ ከዚህ በፊት የነበሩ ራሳቸው የሰው የሀገር ታሪክ ሊያነቡ ይችላሉ። ወይም ደግሞ አንዳንዶች ደግሞ ልዩ ቦታ ላይ ተቀምጠው የራሳቸውን ታሪክ ሊጽፉ ይችላሉ። ከዚህ ተነስቼ እንደዚህ በዚህ አይነት ውጣ ውረድ ውስጥ አልፌ እንደዚህ ሆኜ የሚለውን ነገር በሰፊው እንትን ሊሉች ያሉ ሊያነሱ ይችላሉ። እና ይሄ ነገር ምንድነው? ያው ቦታ ላይ ቁጭ ብሎ የተለያየ መቀመጫ ቤት ውስጥ አስቀምጠው በቃ እዚህ ጋር ተቀምጬ ነው ይሄን ነገር የምሰራው ሁሌ እንደዚህ ነው የማደርገው ብሎ የሚሰሩ አይነት ይኖራሉ። ግን ያው ወደ ራሳችን ህይወት ስናመጣው ደግሞ ወደ እኔ ህይወት ሳመጣው ደግሞ ይሄ ነገር ያው ወደፊት ሊኖረኝ ይችላል ሊኖር ይችላል። ግን አሁን ባለውበት ሁኔታ ያው ባገኘው ቦታ ተቀምጬ ማንበብ ካለብኝ ያነባል መጽሐፍ ካለብኝ እጽፋለሁ። የተለያዩም ስራቸውም ስራዎች ካሉ የትኛውን ቦታ ተቀምጬ ነው የምሰራው እንጂ በልዩ ሁኔታ እዛ ጋር አልተቀመጨ ተቀምጬ ቤት ውስጥ እዛ ጋር ካልተቀመጥኩ እንደዚህ ብዬ የማስቀምጠው ቤት ውስጥ ልዩ ነህ በቀመጫ የለኝም። እና ደግሞ ምናልባት እና የነ ቦታዎች ደግሞ ሩጫ ስለሆነ ህይወትን በተለያየ የምንረጋጋበት እና ቤት ውስጥ ብዙም ቁጭ የምልበት ሁኔታም ስለማይኖር ልዩ የሆነ ቦታ የለኝም በአገኘሁበት ሁኔታ ነው የምንቀሳቀሰው ማለት ነው። ይሄን ማንሳት እፈልጋለሁ በአጠቃላይ ልዩ የሆነ ቦታ ለአንዳንዶች ሊኖራቸው ይችላል ለአንዳንዶች ደግሞ መጥም ይሁን በቃ ስራቸውን ለማለት የማይበቃ ጊዜ ይኖራቸዋል እና እነኚህ ነገሮች ስለሚኖሩ እንትን ማለት አይቻልም መደምደም አይቻልም። ያው ከነ ክፍተቱ ሊኖር ይችላል ግን መቶ ፐርሰንት እንደዚህ ልጅ የሆነ ቦታ የምቀመጥበት ለኔ የሚመች